ሀገሬን ለመቁረጥ ጊዜ ደርሷል። በየወሩ እሄዳለሁ ፀጉሬን ለመቆረጥ ጊዜዬ ደርሷል በየወሩ እሄዳለሁ። መስተካከል ያስፈልጋል የፀጉር አስተካካዬ ጥሩ ናት። ምን እንደምፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች ከዚያ ትቆርጠዋለች በመስታወት እመለከታለሁ በዙሪያዬ ሴቶች ሌሎች እየታደሉ ነው። በዙሪያዬ በዙሪያው ሴቶች ሌሎች እየታደሉ ናቸው። ሁላችንም እንነጋገራለን ስለ ህይወት እና ስለ ስራ እናወራለን እንወያያለን። የሳሎን ጊዜ መረጋት ነው። ከዚያ ፀጉሬ ደስ ይለኛል ንፁህና መስተካከል ተሰምቶኛል።